አዎ በጣም ነው ቀልድ መናገርም መስማት በጣም ነው የምወደው። በጣም ብዙ ጓደኞቼ ቀላጅ ብለው ነው የሚጠሩኝ ቀልድ በጣም ነው የምወደው እችላለሁም መናገርም ቀልድ አብዛኛውን ጊዜ። ስቀልድ ነው የምውለው እና በጣም ነው ቀልድ ያለው ነገር የምወደው ቀልድ ያለው ነገር የሚመቸኝ

የምወደው መተግበሪያ ቲክቶክ ነው ቲክቶክ መተግበሪያ በጣም ነው የምወደው አጫጭር ቪዲዮዎችን ስለሚሰጠኝ በጣም ነው የምወደው ቲክቶክን። አብዛኛውን ጊዜ ከስራ መልስ እረፍት ሰዓት ላይ ከትምህርት መልስ ቲክቶክ እያየሁ ነው የምውለው። ቲክቶክ በጣም ነው የምወደው ቲክቶክ ይመቸኛል